ጥያቄ የሚለው የምትወደው የስፖርት ምንድነው? ነው የሚለው እንደሚታወቀው እኔ የምጠላው ስፖርት የለም። ነገር ግን የምወደው የስፖርት አይነት ደግሞ አለ። ይሄም በጣም ወይንም ደግሞ ከሁሉም አስበልጬ የምወደው የስፖርት አይነት እግር ኳስ ነው። እንደሚታወቀው እግር ኳስ በአለም ላይ ካሉ የስፖርት አይነቶች ሁሉ በጣም ተወዳጅና ታዋቂ የሆነ የስፖርት አይነት ነው ማለት ነው። ይሄ እግር ኳስ እንደሚታወቀው በአለማችን ላይ ብዙ ደጋፊዎችና ብዙ ተመልካቾች ያለው የስፖርት ከስፖርት አይነቶች ሁሉ ቀዳሚ የሆነ የስፖርት አይነት ነው። እኔ አሁን ለምሳሌ ከስፖርት አይነቶች ሁሉ አስበልጬ የምወደውና የምከታተለው እግር ኳስን ነው። እንደሚታወቀው እግር ኳስን እኔ በመጫወት ብቻ ሳይሆን በመመልከትም አያለሁ ማለት ነው። ምክንያቱም እግር ኳስ በመጫወትም እዝናናለው እንደገና ደግሞ የተለያዩ ሊጎችን በማየትም እዝናናለሁ ማለት ነው። ስለዚህ እግር ኳስ ከሁሉም ስፖርት የበለጠ ትኩረቴን ይሰባል ማለት ነው። ይሄ ማለት አሁን ለምሳሌ የእንግሊዝ ፕሪሚየር ሊግን ብንወስድ በጣም ብዙ ክለቦች አሉ። እንደገና በጣም ብዙ ክለቦች ብቻ ሳይሆን ፉክክሩም ደስ የሚል ስለሆነ እንግሊዝ ፕሪሚየር ሊግን መከታተልና ማየት በጣም ያስደስተኛል። ከእንግሊዝ ፕሪሚየር ሊግ ውስጥ ደግሞ የምደግፈው ቼልሲን ነው። እንደሚታወቀው የዘንድሮ ፉክክር በጣም ጥሩ ነው እየሄደ ያለው። ለዋንጫም እንደገና ደግሞ ከአንድ እስከ አምስት ውስጥም ለመውጣት ያለው ፉክክር በጣም ከፍ ያለ ስለሆነ ዘንድሮ ፕሪሚየር ሊግ በጣም ለማየት የሚያጓጓና የሚያስደስት ሆኗል። ስለዚህ እኔ የእግር ኳስን በጣም ነው የምወደው ማለት ነው። ምክንያቱም እግር ኳስን አንድ ስጫወትም በጣም ደስ ይለኛል። ምክንያቱም እንደሚታወቀው እግር ኳስ ለመጫወት ብዙ ሰው መሆን አለበት። እንደ ዋና ወይንም ደግሞ እንደ ትልቅ ፕሮግራም ከሆነ እንደሚታወቀው እግር ኳስ ጨዋታ ላይ አስራ አንድ አስራ አንድ ሰዎች ነው የሚሳተፉት በሁለቱ ተጋጣሚዎች በኩል። ነገር ግን በሰፈር ውስጥ ደግሞ በትንሽም ሰው ሆኖ እግር ኳስም መጫወት ይቻላል። ስለዚህ እግር ኳስም በብዙ አማራጮች ወይንም ደግሞ በብዙ መልክ መጫወት ስለሚቻል በጣም ይመቸኛል ማለት ነው። እንደገና ደግሞ እንደሚታወቀው በአለማችም ላይ ትልቁ ተጽዕኖ ፈጣሪ እና ታዋቂ ስፖርት አይነት እግር ኳስ ነው ብዙ ተመልካችም አለው። እንደገና ደግሞ በመጫወት ብቻ ሳይሆን እንደገና እግር ኳስንም በማየት እዝናናለሁ ማለት ነው። ምክንያቱም በእግር ኳስ ውስጥ በተለያዩ ሀገሮች ውስጥ ባሉ ሊጎች ላይ ያሉ ፉክክር በጣም ደስ ስለሚል እሱን አዘውትሮ መመልከትም በጣም ያስደስታል ማለት ነው። ነገር ግን እግር ኳስ ብቻ አይደለም የስፖርት አይነት እንደሚታወቀው ብዙ የስፖርት አይነቶች አሉ። እንደ ሩጫ መውሰድ እንችላለን ቦክስ መውሰድ እንችላለን። ዋና መውሰድ እንችላለን። እንደገና ቅርጫት ኳስን የመሳሰሉ የስፖርት አይነቶችን መውሰድ እንችላለን። እንደየሀገሩ ሁሉም እንደየ ሀገሩ ሁሉም የተለያየ የስፖርት ምርጫ ሊኖረው ይችላል። ነገር ግን በአለም አቀፍ ደረጃ ብዙ ተመልካች እና እንደገና ደግሞ ብዙ ተሰሚነት ተደማጭነት ያለው እግር ኳስ ነው። እንደሚታወቀው እኔ ደግሞ ከእግር ኳስ ተጫዋቾች ሁሉ ማደንቀው ክርስቲያኖ ሮናልዶን ነው። ምክንያቱም ክርስቲያኖ ሮናልዶ ከለጋ እድሜው ጀምሮ እስካሁን ባለበት እድሜ ድረስ እየተጫወተ ያለ ጎበዝ ተጫዋች ነው። በጣም ለብዙ ተከታታይ አመታት አቋሙን ጠብቆ እየተጫዋች ያለ ተጫዋች ነው። እንደገና ደግሞ አሁንም ባለበት እድሜ በጥሩ ደረጃ ያለህና ጥሩ ተደማጭነት ያለው ተጫዋች ነው። ስለዚህ ክርስቲያኖ ሮናልዶን አደንቃለሁ ማለት ነው። ነገር ግን እንደሚታወቀው እግር ኳስ እንደገና ደግሞ ትልቁ የገቢ ምንጭ ነው። ብዙ ለብዙ ሚዲያዎች ለተጫዋቾች እንደገና ለሀገራቶች በጣም ትልቅ የገቢ ምንጭ ነው። ከመዝናኛም አልፎ ማለት ነው ስለዚህ ከሁሉም የስፖርት አይነቶች የበለጠ ተወዳጅና እንደገና ደግሞ ብዙ እይታ ያለው የስፖርት አይነት ነው ማለት ነው

ጥያቄው ውሳኔ መስጠት ትችላለህ ይላል? እንደሚታወቀው አንድ ሰው በህይወት ባለበት ጊዜ ወይንም ደግሞ በሚኖርበት ጊዜ ውሳኔ ከሚያስፈልጉ ነገሮች ውስጥ በጣም ዋነኛውና የመጀመሪያው ነገር ነው። ምክንያቱም እያንዳንዱ ሰው በሚኖርበት ህይወት ውስጥ ሁሉም ሰው የየራሱን ውሳኔ ሊወስን ይችላል። ምክንያቱም አንድ ሰው በሚኖርበት ሰዓት ለምሳሌ መማር የሚፈልግ ለመማር ወይንም ደግሞ ትምህርት ገበጣ ላይ ለመሳተፍ ውሳኔው የግሉ ነው ወይንም ደግሞ የራሱ ምርጫ ነው ማለት ነው። ምክንያቱም እንደሚታወቀው አንድ ሰው በሚማርበት ወይንም ደግሞ በሚሰራበት ሰዓት የተለያዩ ነገሮች ሊያጋጥሙን ይችላሉ። እነዚህን የተለያዩ ነገሮች ለማለፍ ደግሞ የራሱ ውሳኔ ሊኖረው ይችላል ማለት ነው። ስለዚህ ውሳኔ ለሰውየው አመለካከትና እንደየሰው ሊለያይ ይችላል ማለት ነው። ምክንያቱም አሁን ለምሳሌ የሆኑ ሰዎችን ተመሳሳይ ችግር ቢያጋጥማቸው የአንደስኛው ሰው ውሳኔ እና የሌላኛው ሰው ውሳኔ ሊለያይ ይችላል ማለት ነው። ምክንያቱም እንደሚታወቀው ውሳኔ እንደየሰው አመለካከትና እንደ ሰው የኑሮ ዘይቤን ይለያይ ይችላል ማለት ነው። ምክንያቱም ያው ሁሉም ሰው ተመሳሳይ ሀሳብ ላይኖረው ይችላል ማለት ነው። ስለዚህ የሆነ ነገር ላይ ውሳኔ በችኮላ መወሰን ጥሩ አይደለም። ምክንያቱም የሆነ ውሳኔ በችኮላ ከተወሰነ በኋላ ያን ነገር መመለስ ስለማይቻል በኋላ ችግር ውስጥ ስለሚከት ወይንም ደግሞ ችግር ውስጥ ሊያስገባ ስለሚችል። ውሳኔን በአዝገ በአግባቡ መርምሮ የሆነን ነገር በአግባቡ መርምሮ እንደገና ደግሞ ጠይቆ ነው ውሳኔ መወሰን ያለበት አንድ ሰው። ነገር ግን በችኮላ የሚወሰን ውሳኔ ሁሌም በኋላ መዘዙ መጥፎ ስለሚሆን ወይንም ደግሞ ውጤቱ መጥፎ ሊሆን ስለሚችል ውሳኔ ሲወስን አንድ ሰው በጥንቃቄና ትኩረት ሰጥቶት መሆን አለበት ማለት ነው። ስለዚህ ሁሉም ውሳኔ ትክክል ሊሆን አይችልም እንደገና ደግሞ ሁሌም ውሳኔ ስህተት ሊሆን አይችልም ማለት ነው። ሁሌም ውሳኔክ እንደየሁኔታው ሊለያይ ይችላል ማለት ነው። ምክንያቱም አንተ ትክክል ነኝ ብለህ የምታስበው ነገር ሁሉ ትክክል ላይሆን ይችላል። እንደገና ደግሞ ትክክል አይደለሁም ብለህ ያሰብክበትም ነገር በኋላ ጥሩ ወይንም ደግሞ በጎ ሆኖ ሊገኝ ይችላል ማለት ነው። ስለዚህ ውሳኔ እንደየ እትኑ ይለያያል እንደየ ሁኔታው ይለያያል እንደየ ሰው አመለካከት ሊለያይ ይችላል። ነገር ግን ሁሌም ውሳኔ በምንወስንበት ሰዓት ታስቦበት ወይንም ደግሞ ያ ነገር ተመርምሮ መሆን አለበት ውሳኔ መወሰን ያለበት ማለት ነው። ነገር ግን በጥርፍያ ከሆነ ወይንም ደግሞ የቶሎ ቶሎ አይነት ውሳኔ ከሆነ ውጤቱም ስለማያምር ውሳኔን በአግባቡ መወሰን በኑሮአችን ላይ በጣም አስፈላጊ ነገር ነው ማለት ነው። ምክንያቱም አንድን ውሳኔ ከወሰንን በኋላ ሊያጋጥመን የሚችል ችግር ሊቀረፍ የሚችለው መጀመሪያ ውሳኔ ከመወሰናችን በፊት ባስተውሉት ወይንም ደግሞ ያን ነገር በተረጋጋ ስሜት በመወሰን ነው ማለት ነው። ሳንዴ ውሳኔ ከተወሰነ በኋላ መመለስ ከባድ ስለሚሆን ሁሌም በህይወታችን ውስጥ ለምናደርጋቸው ነገሮች ሁሉ ሀላፊነት መውሰድ አለብን። ሀላፊነት መውሰድ ካለብን ደግሞ ለየትኛውም ነገር ከመወሰናችን በፊት ያን ነገር በስነ ስርዓት መመርመር አስፈላጊ ነው ማለት ነው። ስለዚህ ውሳኔ በሁሉም መስክ ወይንም ደግሞ በሁሉም ሁኔታ ውስጥ ሊወሰን ይችላል። ስለዚህ እንደየሁኔታው እንደየ አይነቱ ደግሞ የተለያየ ውጤት ሊኖረው ይችላል ማለት ነው። መጥፎ ውጤት ሊኖረው ይችላል ወይንም ደግሞ በጎ ውጤት ሊኖረው ይችላል ማለት ነው። ይሄ የሚወሰነው እንደኛ ነው ማለት ነው ወይንም ደግሞ በእኛ አወሳሰን ነው የሚወሰነው ማለት ነው። ስለዚህ ውሳኔ ላይ በጣም ጥንቃቄ ማድረግ አለብን ማለት ነው።

ጥያቄ የሚለው የአካል ብቃት እንቅስቃሴ ታደርጋለህ ይላል? እንደሚጠብቀው ያ ቃል ብቃት እንቅስቃሴ ለሰውነታችን ለአእምሮአችን አጠቃላይ ለአካላችን በጣም ጠቃሚና አስፈላጊ ነገር ነው ብዬ አምናለሁ። ምክንያቱም አንድ ሰው የአካል ብቃት እንቅስቃሴ በሚያደርግበት ሰዓት ሰውነቱ በቂ እንቅስቃሴ ካገኘ ከተለያዩ በሽታዎች ራሱን ለመጠበቅ አቅም ይኖረዋል ማለት ነው። ይሄ ማለት አንድ ሰው አሁን ለምሳሌ የተለያዩ በሽታዎች ሊኖሩ ይችላሉ። እነ ደም ግፊት እንደ ስኳር የተመሳሰሉ በሽታዎች ብዙ ጊዜ አካል ብቃት እንቅስቃሴ የሚያደርግ ሰው ለእነዚህ በሽታዎች የመጠቃት እድሉ በጣም ጠባብ ነው ማለት ነው። ምክንያቱም አካል ብቃት እንቅስቃሴ ወይንም ደግሞ ስፖርት የምንለው በጣም ጠቃሚ ነገር ነው ማለት ነው። ልክ አንድ ሰው ለመኖር ምግብ ውሃ እና አየር እንደሚያስፈልገው ሁሉ። አንድ ሰው አካል ብቃት እንቅስቃሴ ቢያደርግም ለጤናውም እንደገና ደግሞ ለተመቻቸ የኑሮ ዘይቤም በጣም ወሳኝ ነገር ነው ማለት ነው። ስለዚህ አካል ብቃት እንቅስቃሴ ማድረግ በአጠቃላይ ለአንድ ሰው በጣም ጠቃሚ ነገር ነው ማለት ነው። እንደሚታወቀው ሰውነታችን ዝም ብሎ ከተቀመጠ ወይንም ደግሞ ያለ ስራ ከተቀመጠ ደካማ ይሆናል። ሰውነታችን ደካማ ሆነ ማለት ደግሞ ለተለያዩ በሽታዎች የመጋለጥ እድላችን ሰፊ ነው። እንደገና ደግሞ ለበሽታዎች ብቻ ሳይሆን የጉልበት ስራዎችን ወይንም ደግሞ ጉልበት የሚፈልጉ ስራዎችን በብቃት ማከናወን ወይንም ደግሞ ማመንጸብ አንችልም ማለት ነው። ስለዚህ አካል ብቃት እንቅስቃሴ ማድረግ ደግሞ ሰውነታችንን ስለሚያደርጅ ወይንም ደግሞ ጠንካራ ስለሚያደርግን ለብዙ የስራ አይነቶች ብቁ እንድንሆን ያደርገናል። እንደገና ደግሞ ሰውነታችንን ብቻ ሳይሆን እንደሚታወቀው አንድ አካል በቃት እንቅስቃሴ የሚሰራ ሰው አእምሮ ፈጣን ይሆናል። እንደሚታወቀው አይምሮ ዝም ብሎ ከተቀመጠ ወይንም ደግሞ ያለ ስራ ከተቀመጠ አይምሮ እንደሚደክመው ሁሉ አካል ብቃት እንቅስቃሴ የሚደያረግ ደግሞ አይምሮ። ክፍት ስለሚሆን ወይንም ደግሞ ከተለያዩ ጭንቀቶች ራሱ ስለሚያገል ወይንም ደግሞ እንደሚታወቀው አንድ ሰው አካል ብቃት እንቅስቃሴ በሚያደርግበት ሰዓት የተለያዩ ጭንቀቶች ቢኖሩበት እነዛ የተለያዩ ጭንቀቶች በዚህ አካል ብቃት እንቅስቃሴ ሊወገዱ ይችላሉ። በዚህ ምክንያት አእምሮ ጤናማ ይሆናል ወይንም ደግሞ እረፍት ያገኛል ማለት ነው። እንደሚጠበቀው አካል ብቃት እንቅስቃሴ ካደረግን በኋላ እረፍት ያስፈልገናል። በዚህ ምክንያት ሰው በቂ እረፍት በሚያገኝበት ሰዓት አእምሮም ሰላም ይሆናል። ስለዚህ አካል ብቃት እንቅስቃሴ ማድረግ በአጠቃላይ አስፈላጊና ጠቃሚ ነገር ነው።

ምን አዲስ ነገር መማር ትፈልጋለህ? ይላል እንደሚታወቀው የስኩልች በዚህ ምድር ላይ በሚኖርበት ሰዓት እለት በእለት በሚያደርጋቸው ነገሮች የተለያዩ ትምህርቶች ያገኛል። እንደሚታወቀው እኔ ምን አዲስ ነገር መማር ትፈልጋለህ የሚለው እኔ ያገኘሁትን የትኛውንም የሙያ አይነት ጠቃሚ ነው ብዬ የማስበው ወይንም ደግሞ ወደፊት ይጠቅመኛል ብዬ የማስበውን ነገር ብማር ደስ ይለኛል። እንደሚታወቀው ትምህርትም በተለያየ ወይንም ደግሞ በተለያዩ መንገድ መማር ይቻላል። መደበኛ በሆነ መልኩ ወይንም ደግሞ ኢ መደበኛ በሆነ መልኩ መማር ይቻላል ማለት ነው። እንደሚታዋቀው መደበኛ በሆነ መልኩ ስንል አንድ ሰው ከህፃንነቱ ጀምሮ ትምህርት ቤት በመሄድ ከአንድ ያ ክፍል ጀምሮ በመማር የተለያዩ እውቀቶችን ወይንም ደግሞ የተለያዩ የትምህርት ዘርፎችን መማር ወይንም ደግሞ መክሰም ይችላል እንደሚታወቀው ከህፃንነቱ ጀምሮ ማለት ነው። ከዛ በኋላ ከአደገ በኋላም ዩኒቨርሲቲ ገብቶ በፈለገው የትምህርት ዘርፍ ትምህርት አግኝቶ ወይም ደግሞ እውቀት ገምብቶ መውጣት ይችላል ማለት ነው። ከዛ ውጪ ደግሞ አንድ ሰው በህይወት በሚኖርበት በት ወቅት በተለያየ ሁኔታ ወይንም ደግሞ እለት በእለት በሚያደርጋቸው ነገሮች ከሰው ጋር በሚገናኝበት ወቅቶች ወይንም ደግሞ እንዲሁ ኑሮውን በሚካሄድበት ጊዜ በተለይ ነገር ትምህርት ሊያገኝ ይችላል ማለት ነው። ስለዚህ ግዴታ በመደበኛ ትምህርት ወይንም ደግሞ ትምህርት ቤት ሄዶ በሚያገኘው ትምህርት ብቻ ሳይሆን እለት በእለት በሚያደርገው ነገሮች ትምህርት ሊያገኝ ይችላል ማለት ነው። ስለዚህ የትኛውም ሰው እንደሚታወቀው ሙሉ ላይሆን ይችላል። ይሄ ማለት እንደሚታወቀው ትምህርት ወይንም ደግሞ እውቀት ከእለት ወደ እለት ወይንም ደግሞ ከጊዜ ወደ ጊዜ ያሻሻልን የምንሄድ ነገር ነው እንጂ በአንድ ጊዜ የምናገኘው ነገር አይደለም ማለት ነው።